በጀት ታስተዳድራለህ ለሚለው ጥያቄ? እኛ ሀገር ውስጥ ልክ እንደ ባህል የተለመደው ነገር ሴት ልጅ ሳትሆን ወንድ ልጅ ነው። በጀት የሚያስተዳድረውና እኔ ደግሞ ሴት እንደመሆኔ በእኛ ባህል ሴት ልጅ አይደለችም የምታስተዳድረው ወንድ ልጅ ነው። ስለዚህ እኔ ቤት ተቀምጬ ቤት ውስጥ ያለውን ስራ መስራት ቤት ማጽዳት ልብስ ማጠብ ልጆቹን መንከባከብ እንጂ። በጀት ማስተዳደር የብዙ ጊዜ የወንዶች ስራ ነው የሚሆነው ማለት ነው።

ማታ በምን ሰዓት ትመገባለህ ለሚለው ጥያቄ ብዙ ጊዜ እኔ ምግቤን ማታ እራት የምበላው ወደ ሁለት ሰዓት አካባቢ ነው። ለምንድነው ብለን ስናይ? አንደኛ በጊዜ ከበላሁኝ። ቶሎ ስለሚርበኝ ወደ በኋላ ወደ ምሽት አካባቢ ደግሞ ከበላሁኝ አልፈጭ ብሎ ስለሚያስቸግረኝ። ቀደም ብዬ ምግቤን በልቼ በደንብ አጥንቼ የማጠናውም ነገር እንዲገባኝ ቆንጆ ምግብ ተመግቤ መተኛት እመርጣለሁ። ማለት ነው።

የትኛውን በዓል ትወዳለህ ለሚለው? እኔ ከሁሉም በዓላት አብልጬ የምወደው ትንሣኤ በዓልን ነው። ለምንድነው ምወደው ብዬ ካልኩኝ። አንደኛ እግዚአብሔር ለኛ ሲል የተሰቀለበት ጊዜ ነው። ለኛ ሀጥያት ሲል ተሰቅሎ የኛን ፍቅር የገለፀበት መንገድ ነው። ስለዚህ ለኔ በጣም ትርጉም ያለው በዓል ስለሆነ በጣም ከሁሉም በዓላቶች አብልጬ ምወደው በዓል ነው ማለት ነው።

ወደ ሱቅ ከመሄድህ በፊት ዝርዝር ትጽፋለህ ለሚለው? ብዙ ጊዜ ብዙ አይነት እቃዎችን አልላክም። ግን እንዳይጠፋብኝ ብዬ ሜይቢ ወረቀት ቀድጄ እሱ ላይ ትንሽየ ወረቀት ቀድጄ እሱ ላይ ጽፌ ይዤ ልሄድ እችላለሁ። ግን ተማሪ እንደመሆኔም ብዙ ነገሮች ጭንቅላቴ መቀበል ስለሚችል ብዙ ጊዜ ስለማረሳ። አሊዝም ዝርዝር ግን በጣም እሚጠፋብኝ አይነት ሆኖ ብዙ ነገር ከታዘዝኩ ግን ወረቀት ትንሽዬ ወረቀት ቀድጄ ይዤ ልሄድ እችላለሁ። ማለት ነው።

ሌሎችን ማበረታታት ትችላለህ ወይ ለሚለው ጥያቄ? አዎ ማበረታታት እችላለሁ። እቤት ውስጥም እንዲሁም የሁሉም ታላቅ ስለሆንኩኝ። የሁሉም ታላቅ ሲኮን ደግሞ ታናናሾችን ማበረታታት መልመድ ስላለብን በሱ የተማርኩትም ነገር ስለሆነ። ሌላም ሰዎች ጋር ሲሄድ ሌሎችም ሰዎች ማበረታታት አይከብደኝም ማለት ነው። አዎ ብዙ ጊዜ ደግሞ ሰዎችን ማበረታታት በጣም የሚያስደስተኝ ነገር ነው።

ምን አዲስ ነገር መማር ትፈልጋለህ? ለሚለው፤ እኔ በጣም ብዙ ነገር መማር እፈልጋለሁ አዳዲስ ነገሮች ለምሳሌ በትንሹ የሙዚቃ መሳሪያ ለምሳሌ ልክ እንደ ጊታር መማር እፈልጋለሁ፤ እንዲሁም ደግሞ ስዕል ስዕል መሳልን መማር እፈልጋለሁ። እኛ ዩኒቨርሲቲ ውስጥ የስዕል ትምህርቶች ሲሰጡ ስለማይ ልክ እንደነሱ መሳል ብችል ብዬ ስለምፈልግ አዳዲስ ነገሮች እነሱን መማር እፈልጋለሁ ማለት ነው።

ቀዝቃዛ አየር ሁኔታ ትወዳለህ ወይ ለሚለው? እኔ ያደግኩት ወደ አዲስ አበባ አካባቢ ስለሆነ እዛ ደግሞ አካባቢ ብዙ ጊዜ ቀዝቃዛ ነው የሚሆነው እና። ከሙቀትም እሱን ስለምመርጥ እኔ ሙቀትና ፀሀይ ስለማልወድ ወደ ቀዝቃዛ አካባቢ ስለሚሻለኝ። እኔ ቀዝቃዛ አየር ከሙቀት አየር ስለሚሻለኝ ቀዝቃዛ አየር አዎ በጣም እወዳለሁ።

እሩዝ ትወዳለህ ለሚለው ጥያቄ አዎ እሩዝ በጣም እወዳለሁ። ከበፊትም ትምህርት ቤትም እየነበርኩኝ ማለትም ኤለመንተሪ ህፃናት ጋር የነበርኩኝ። ምሳ እቃዬ ሩዝ ይታሰርልኝ ነበረ። ከሩዝ አሰራሮች ደግሞ በአትክልት ለምሳሌ በፎሶሊያ በድንች በካሮት የተሰራውን ሩዝ አይነት በጣም እወዳለሁ። ሩዝ እወዳለሁ ማለት ነው

የምትወደው ሽታ ምንድነው ለሚለው ጥያቄ? እኔ ብዙ ጊዜ እኛ ሀገር ውስጥ የቡና ስነ ስርዓት ከሌላ የቡና የሚጠጡ ሀገራቶች ይለያል። ሲኒ ጀበና እሳት ተደርጎ በስነ ስርዓት ነው። ሚፈላው ሀገር ውስጥ እንደዚህ በሚፈላበት ጊዜ ደግሞ አብሮ እጣን በእሳት ተደርጎ ይጨሳል። ያ እጣኖች ደግሞ በጣም ብዙ አይነት ቆንጆ የሆነ ሽታ አላቸው። ስለዚህ እኔ ከሁሉም ሽታ ይልቅ የምወደው ሽታ ቡና ሲፈላ የሚሸተው እጣን ማለት ነው። እሱን ሽታ በጣም እወዳለሁ ማለት ነው።

ኢሜል ትጠቀማለህ ለሚለው? አዎ ኢሜል እጠቀማለሁ እንደውም የኛ ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ለኛ ተብሎ ለብቻ ኢሜል ተሰጥቶናል። በጣም ብዙ መንገዶች የሚያገኙን የሚያወሩን መንገድ በኢሜል ነው። የተለያዩ የፕሮጀክት ሪሰርች አጋጣሚዎች ሲመጡ የሚያናግሩን መንገድ በኢሜል ነው። እንዲሁም ደግሞ አስተማሪዎቻችን የተለያዩ አሳይመንቶች ፕሮጀክቶች ሲኖሩ የሚያወሩን በኢሜል ነው። ስለዚህ እኛ ተማሪዎች በተለይ ደግሞ ኢሜል በጣም ለኛ አስፈላጊ የሆነ ነገር ነው ማለት ነው።

በየተኛው መተግበሪያ መልእክት ትልካለህ ለሚለው ጥያቄ? እኔ በብዙ አይነት መተግበሪያዎች መልእክት እልካለሁ ማለትም የምልክለት ሰው ምን አይነት መተግበሪያዎች ይጠቀማል የሚለው ነገር ላይ። ስለሚወሰን የተለያዩ መተግበሪያዎችን እጠቀማለሁ ግን ብዙ ጊዜ እኔ የመልእክት ለመላክ የምትጠቀምበት መተግበሪያ ቴሌግራም ይባላል። ብዙ ጊዜ እሱን ነው የምጠቀመው ግን ደግሞ ለምሳሌ ቴሌግራም የሌላቸው ሰዎች ሊኖሩ ስለሚችሉ በዝም በቴክስት ዝም ብዬ ልልክ እችላለሁ። ወይም ደግሞ ሌላም ሌላም ለምሳሌ ቲክቶክ ሊሆን ይችላል ኢንስታግራም ሊሆን ይችላል ዋትሳፕ ሊሆን ይችላል። እነዚህ እነዚህም በሙሉ መተግበሪያዎች ተጠቅሜ መልእክት እልካለሁ ማለት ነው።

በየትኛው እጅህ ትጽፋለህ ለሚለው ጥያቄ? እኔ በቀኝ እጄ ነው የምጽፈው በግራዬ ከድሮም ጀምሮ ከህፃንነቴም ጀምሮ ስላልተማርኩ በግራ መጻፍ እኔ ቀኝ እጄን ተጠቅሜ ነው የምጽፈው ማለት ነው። ግራዬን ተጠቅሜ መሞከር እፈልጋለሁ ግን። ለጊዜው የምጽፍበት እጄ ቀኝ እጄ ነው ማለት ነው።

ማብሰል ትችላለህ ለሚለው ጥያቄ? አዎ፣ እኔ እችላለሁ፤ ቤት ውስጥ ባጣም ብዙ ጌዜ እናቴ ስራ ስለምትሆን። ብዙ ጊዜ ቤት ውስጥ እኔ ነኝ ምግብ ማበስለው፤ በጣም ብዙ አይነት ምግብ አይነቶች መስራት እችላለሁ፤ ከዶሮ፤ ከሀበሻ ምግቦች፤ ዶሮ፣ ጥብስ፣ የተለያዩ ምግቦች መስራት እችላለሁ፤ እንዲሁም ደግሞ፣ የፈረንጅ ምግብም መስራት እችላለሁ ማለት ነው፤ ስለዚህ፣ ማብሰል እችላለሁ ማለት ነው፤

እድለኛ ነገር አለህ የሚለው ጥያቄ? አዎ እኔ ከድሮም ጀምሮ ከህፃንነቴም ጀምሮ እድል በጣም ኖሮኝ ነው ያደግኩት በጣም በብዙ መከራ ውስጥ በእድሌ ምክንያቶች ነው ያለፍኩት ብዬ ነው የማስበው። ከህፃንነቴ ጀምሮ ሌሎች ሰዎች የማይሳካልላቸው ነገሮችን እኔ ይሳካልኛል በጣም ብዙ ሰዎች የሚመኙትን ነገሮች እኔ አደርጋለሁ። ስለዚህ በጣም ከህፃንነቴም ጀምሮ እድል አለኝ ብዬ ነው የማስበው። ስለዚህ አዎ እድል አለኝ።

የምታስታውሰው ጥሩ መምህር አለ የሚለው ጥያቄ? አዎ ድሮ ከአንድ እስከ ስምንት የምማርበት ጊዜ የሚያስተምረኝ ፊዚክስ አስተማሪ ነበረ። ስሙም መምህር ቢኒያም ይባላል እና ከድሮም ጀምሮ ወደ ዩኒቨርሲቲም ስገባ ፊዚክስን እንድወድና እንድማር ያደረገኝ አስተማሪ እሱ ነው ማለት ነው። ስለዚህ አዎ የማስታውሰው ጥሩ መምህር አለ ማለት ነው።

ምንጣፍ ላይ ትቀመጣለህ ወይ ለሚለው ጥያቄ? አዎ በጣም ብዙ ጊዜ ቤት ውስጥ በምሆንበት ጊዜ በተለይ ለመሬት ቅርብ ሆኖ መቀመጥን ስለምወድ። አዎ በምንጣፍ ላይ እቀመጣለሁ ብዙ ጊዜ ቤት ውስጥ ሶፋ ነው ያለው። ሰዎችም የለመዱት ሶፋ ላይ መቀመጥ ነው ግን። አንዳንድ አማራጮች ሲኖሩ በብዙ ጊዜ ስለማይፈቀድ እኛ ቤት ውስጥ ምንጣፍ አንጥፎ መቀመጥ። ወደ ውጪ ወይም በረንዳ ላይ ስቀመጥ ምንጣፍ ጥፌ መቀመጥን እመርጣለሁ ማለት ነው። አዎ። በምንጣፍ ላይ እቀመጣለሁ

ወደ መናፈሻ ምን ያህል ጊዜ ትሄዳለህ ለሚለው ጥያቄ? ብዙ ጊዜ ትምህርት ላይ ስለመሆን ወደ መናፈሻ አላዘወትርም። ግን ለሰው የሰው ልጅ እረፍት ያስፈልገዋልና ብዙ ጊዜ ቤት ስሆን ከቤተሰቦቼ ጋር ወደ መናፈሻ በተለይ እሁድ እሁድ ላይ ሁሉም ሰው ስራ የሚያቆምበት ቀን ስለሆነ ወደ መናፈሻ ሄደን እንዝናናለን ማለት ነው። እሱም የሚሆነው በሳምንት ውስጥ አንድ ቀን እሁዷን ቀን። በሳምንት አንዷን ቀን ነው የምንጠቀመው። ግን ደግሞ ለምሳሌ በሶስት ሳምንት አንዴም ሊሆን ይችላል ወይም ደግሞ በወር አንዴም ሊሆን ይችላል። ግን ወደ መናፈሻ ምን ያህል ጊዜ ትሄዳለህ ለሚለው? አዎ እሄዳለሁ። ስንት እሄዳለሁ በሳምንት ውስጥ? አንድ ጊዜ አንድ ቀን እሁድ ቀን ነው እሱንም እና በሶስት ሳምንትም በወርም ሊሆን ይችላል ማለት ነው።

ቅጽል ስም አለህ ወይ? ለሚለው ጥያቄ አዎ የቤት ውስጥ የምጠቀምበት ቅጽል ስም አለኝ። አንዳንድ ቤተሰቦቼ አባ ግዲ ይሉኛል። አንዳንድ ቤተሰቦቼ ደግሞ ምጢ ይሉኛል። አባ ግዲ ማለት፤ በኦሮምኛ ሀሳብ የሌለው ሰው እንደማለት ነው። ሚጢ ደግሞ የተባልኩበት ምክንያት ድሮ ህፃን እየነበርኩ በጣም ትንሽ ስለነበርኩኝ በዛ ምክንያት ሚጢ ይሉኛል። ስለዚህ ቤተሰቦቼ ቅጽል ስም አውጥተውልኛል ማለት ነው። ስለዚህ ቅጽል ስም አዎ አለኝ።

ዜናውን ከየት ታገኛለህ ለሚለው ጥያቄ? እኔ በጣም ብዙ ጊዜ አባቴ ማታ ማታ ዜና ስለሚያዳምጥ ብዙ ጊዜ ከዛ አዳምጣለሁ። ግን ደግሞ እኔ በግሌ ብቻዬን ስሆን ደግሞ ከተለያዩ ሚዲያዎች አያለሁ ማለት ነው። ለምሳሌ ቴሌግራም ሊሆን ይችላል ቲክቶክ ሊሆን ይችላል ኢንስታግራም ሊሆን ይችላል። ስለዚህ ከተለያዩ የማህበራዊ ሚዲያዎች አገኛለሁ ማለት ነው። ዜናውን ስለዚህ እንደዛ ነው

የቤትህ ጣሪያ ምን የተሰራ ነው ለሚለው ጥያቄ? የኛ ቤት ጣሪያ ከጣሪያ ላይ በቆርቆሮ የተሰራ ነው። ከእሱ በታች ደግሞ እንጨት ተመቶ ከዛ ከእሱ በታች ደግሞ በሊሾና በሴራሚክ ተደርጎ በደንብ አድርጎ እንዲይዝ ተደርጎ ከእንጨቱ ጋር የተሰራ አይነት ጣሪያ ነው ያለው ማለት ነው። ስለዚህ የኛ ቤት ጣሪያ እንደዚህ ይመስላል ማለት ነው።

"የምትወደው አትክልት ምንድነው?" ለሚለው ጥያቄ እኔ የምወደው አትክልት ቲማቲም ነው። ቲማቲም በጣም ብዙ ነገር ውስጥ አድርጎ ልክ እንደ ሰላጣ መጠቀም ይቻላል፣ ልክ ወጥ መስሪያ አድርገን መጠቀም እንችላለን፣ ስለዚህ ጣዕሙ በጣም ስለምወደው የቲማቲምን የምወደው አትክልት ቲማቲም ነው ማለት ነው።

ምን አይነት ሳሙና ትጠቀማለህ ለሚለው ጥያቄ? ብዙ ጊዜ ሽታ የሌላቸው ሳሙናዎችን ለመጠቀም ነው የምሞክረው ምክንያቱም የኔ ቆዳ አላርጂክ ስላለበት። ሽታ ያላቸውን በጣም የሚያስጠላ ሽታ ያላቸውን ወይም ደግሞ ገነን ያለ ሽታ ያላቸውን ሳሙና በምጠቀምበት ጊዜ ቆዳዬ ላይ ሽፍታ ወይም ደግሞ የነጠብጣብ አይነት ምልክቶች ስለሚኖሩ ብዙ ጊዜ። ሽታ የሌላቸውን ለኔ ቆዳ የሚስማሙ አይነት ሳሙናዎችን ምጠቀመው ማለት ነው

በትምህርት ቤት ውስጥ የምትወደው ትምህርት ምን ነበር ለሚለው ጥያቄ? እኔ ትምህርት ቤት እየነበርኩኝ የምወደው ትምህርት አይነት ፊዚክስ ይባላል። አሁንም ዩኒቨርሲቲ ከገባሁ በኋላ በዲግሪ የተማርኩ ያለሁት ትምህርት ፊዚክስ ነው። ስለዚህ ከድሮም ጀምሮ በጣም የምወዳቸው አስተማሪዎች በደንብ እንዲገባኝ አድርገውና ትምህርቱን ሳይንሱን በደንብ አድርጌ ከድሮም ጀምሮ ወደ ተለያዩ አለማቶች የተለያዩ ምሁራን በመሄድ። ብዙ የተመራመሩ ሰዎችን በማየት ስለሆነ ያደግኩት እንደነሱ መሆን ስለምፈልግ ስለነበረ በጣም ፊዚክሱ ላይ ፍቅር እንዲያድርብኝ ስላደረጉኝ። ከድሮም ጀምሮ ፊዚክስ ትምህርትን በጣም እወደው ነበረ። አሁንም ዩኒቨርሲቲ ከገባሁ በኋላ በጣም ወድጄው የምማረው ትምህርት ፊዚክስ ነው ማለት ነው። ልክ እንደ ዲግሪም ስለሆነ የምማረው ፊዚክስ አፕላይድ ፊዚክስ በምማርበት ጊዜ አስትሮ ፊዚክስን አብልጬ በጣም ስለምወድ ማለት ነው። ወደ ተለያዩ ወደ ተለያዩ አለማቶች ከዚህ በላይ ምህዋርን። አለምን እንዴት አድርገን እንደምናይ የሚያስተምር ትምህርት ነውና በጣም እወዳለሁ ፊዚክስን።

ኮከቦችን መመልከት ትወዳለህ ወይ? ለሚለው ጥያቄ አዎ ከድሮም ጀምሮ ኮከቦችን ማየት በጣም እወዳለሁ። እና ደግሞ እኛ ከተማ አካባቢ ወደምንኖርበት አዲስ አበባ ብዙ ጊዜ በተለያዩ ጭሶች የፋብሪካ ጭሶች ምክንያት የተበከለ አየር ስለሆነ ያለው ብዙ ጊዜ ኮከቦችን ማየት ከባድ ነው የሚሆነው፣ ግን ወደ ገጠራማ አካባቢ ቤተሰቡ የአባቴ ቤተሰቦች ወደዛ አካባቢ ስላሉ በሚሄድበት ጊዜ በጣም ወደ ሰማይ ሳይ በጣም ብዙ ኮከቦች ስለማይ በጣም በጣም እወድ ነበረ። ከድሮም ከትምህርት ቤት ህፃን እየነበርኩም ፊዝክስን ስለምወድ ስለነበረም ስለምህዋር፣ ስለኮኮቦች በጣም መስማት ስለምወድ ስለነበረ ፊዝክስ ትምህርትን በጣም እወድ ነበረ። አሁን ዩኒቨርሲቲም ከገባው በኋላ አንድ ኮርስ ራሱን የቻለ አስትሮፊዚክስ የሚባል ትምህርት እማራለሁ ማለት ነው። እሱ ደግሞ በደንብ ስለ ኮኮቦች በደንብ እንዳቅና በደንብ እንዲማር አድርጎኛል ማለት ነው። ስለዚህ አዎ ኮከቦችን ማየት በጣም እወዳለሁ፣ መመልከት በጣም እወዳለሁ።

ኮፍያ ማድረግ ትወዳለህ ለሚለው ጥያቄ? ብዙ ጊዜ ኮፍያ ተጠቃሚ አይደለሁም ግን። ኮፊያ በማገኝባቸው ጊዜ በተለይ ደግሞ ቆንጆ። ምልክት ያላቸው ወይ ደግሞ በጣም የሚያምሩ ኮፍያዎች ለኔ የሚሆኑ ኮፍያዎች ሳገኝ አዎ ማድረግ እወዳለሁ። ግን ብዙ ጊዜ ኮፍያ አላዘወትርም።

ዳቦ ማብሰል ትችላለህ ለሚለው ጥያቄ? አዎ ዳቦ ማብሰል እችላለሁ ብዙ ጊዜ ጠዋት ቁብርስ ዳቦ በሻይ ስለሆነ የምበላው። ዳቦ ደግሞ መብላት ስላለብኝ ወደ ትምህርት ቤት ስሄድ ብዙ ጊዜ አዎ ዳባ አብስዬ ራሴ ነኝ የምበላው ማለት ነው። ስለዚህ ዳቦ መጋገር አዎ እችላለሁ።

ምን ሰዒት ትተኛለህ? ለሚለው ጥያቄ ብዙ ጊዜ ዩኒቨርሲቲ ተማሪ ስለሆንኩኝ ቀኑን ሙሉ በመማር ነው ማሳልፈውና ከዛ እሱን ከጨረስኩ በኋላ ነገሮችን የተማርኩትን ነገሮች ሪቫይዝ ለማድረግ እሞክርና ወደ አስራ ሁለት ሰዓት አስራ አንድ ሰዓት አካባቢ እጨርሳለሁ። ከዛ በኋላ ምግብ ለመመገብ ነው የምሄደው ማለት ነው። ምግቤን በልቼ ከጨረስኩ በኋላ እንዲፈጭልኝ ትንሽ ደቂቃ መቀመጥ ስላለብኝ ደግሜ ደግሞ ሌላ የተማርኳቸውን ትምህርቶች ሪቫይዝ ካደረኩ በኋላ በቂ እንቅልፍ ማግኘት ስላለብኝ ጠዋት በጠዋት ስለምነሳ እተኛለሁ ማለት ነው።

ሙዚየም መሄድ ትወዳለህ ለሚለው ጥያቄ? አዎ ሙዚየም መሄድ እወዳለሁ ብዙ ጊዜ ሙዚየም ወደ እኛ ወዳለንበት ዩኒቨርሲቲዎች አካባቢ ነው ያሉትና ወደ አራት ኪሎ ወደዛ አካባቢ ስለሆኑ ቅርብም ስለሆኑ መሄድ ስለማይከብዱ ሙዚየም ወደ ሙዚየሞች በመሄድ መጎብኘት እንወዳለን ማለት ነው። ከጓደኞቼ ጋር በመሆን ስለዚህ አዎ ሙዚየም መሄድ እወዳለሁ

ይሄም በደንብ ታስተዳድራለህ ለሚለው ጥያቄ አዎ ተማሪ ስትሆን ጊዜዎችን ከፋፍለህ መጠቀምን ትለምዳለህ ስለዚህ ጠዋት ጊዜህን እንዳይሻማብህ የትምህርት ጊዜህን እንዳይሻማብህ ጊዜህን ከፋፍለህ በጥሩ ሁኔታ መጠቀምን መልመድ አለብህ ማለት ነው። ለምሳሌ ጠዋት ተነስተህ ቁርስ ትበላለህ ከዛ ክፍል ትገባለህ ከዛ ደግሞ ክፍለ ጊዜውን ካሳለፍኩ በኋላ ምሳ ሰዓት በመግባት ደግሞ ምሳ ትበላለህ። ከዛ በኋላ መልሰህ ትምህርት ትገባና ከዛ በኋላ በመውጣት ደግሞ ላይብረሪ ገብተህ በማንበብ ከዛ በኋላ ደግሞ ማታ ደግሞ እራትን በልተህ ደግሞ በጊዜ መተኛትን ከፋፍለህ ጊዜህን ከፋፍለህ ምን ምን ትምህርትንም ደግሞ እንዴት አድርገህ ስንት ሰዓት እንደሚያስፈልገው ከፋፍለህ ማጥናት ስላለብህ። ይህንን መንገድ መጠቀም ስላለብህ ጊዜህን በደንብ ከፋፍለህ ማስተዳደር እንዳለብህ ይጠቅማው ታውቃለህም ይጠቅምሃልም ማለት ነው። ስለዚህ በዚህ መንገድ ነው ጊዜዬን በደንብ ማስተዳድረው ማለት ነው። አዎ ጊዜን ደግሞ በደንብ አስተዳድራለሁ።

"በቤትህ ልዩ የሆነ መቀመጫ አለህ?" የሚለው ጥያቄ አይ የተለየ የሆነ መቀመጫ የለኝም፤ ግን ደግሞ እናትና አባቴ የተለየ መቀመጫ አላቸው። ማለትም እነሱ የሚመቻቸው ቦታ አለ ማለት ነው። ከእድሜም አንፃር ወገባቸውን ምናምን ስለሚያማቸው ለየት ብሎ መቀመጥ የሚፈልጉበት ቦታ አለ። ግን ደግሞ እኔ ሁሉም ቦታ ላይ ስለምቀመጥ የተለየ የሆነ መቀመጫ የለኝም። ምግብም ስንበላ ሁሉም የፈለገበት ቦታ ላይ ሆኖ ስለሆነ ጠረጴዛ ላይ የሚቀመጠው የተለየ ተብሎ ለሁላችንም የተከፋፈለ ቦታ የለም ማለት ነው። ስለዚህ በቤቴ ውስጥ የተለየ የሆነ መቀመጫ የለኝም።

ቤትህ ጋር ጥሩ ግንኙነት አለህ ወይ? ለሚለው ጥያቄ አዎ ልክ እንደ እናት ልክ እንደ አባት ልክ እንደ ጓደኛ ልክ እንደ ቤተሰብ ልክ እንደ እህት የሚመክሩኝ ናቸው። ጥፋትን ሳጠፋም ወይም ደግሞ ሳላጠፋም ምክር መምከር ካለባቸው መክረውኝ። ጥሩ መንገድ እየሄድኩ እየሄድኩ ካልመሰላቸው ደግሞ ይሄ ነገር ትክክል አይደለም ብለው የሚመክሩኝ ጎረቤቶች ነው ያሉኝ። በጣም ነው የምወዳቸው በጣም ነው የሚወዱኝ። በጣም በቃ በጣም ቆንጆ የሆነ ግንኙነት ነው ያለን ማለት ነው። ከጎረቤቶቼ ጋር

"የትኛውን የቀኑን ሰዓት ትወዳለህ?" ለሚለው ጥያቄ፣ ከ አስር ሰዓት እስከ አስራ ሁለት ሰዓት ያለውን የቀኑን ሰዓት እወዳለሁ። ለምንድነው የምወድበት ምክንያት እስከ ዘጠኝ ተኩል ድረስ ትምህርት ስለሚኖረኝ ቀኑን ሙሉ ክፍለጊዜዎች በመግባት ክፍል በመግባት ስለሆነ የማሳልፈው ከዛ በኋላ ለራሴ የምፈልጋቸውን ስራዎች እንዲሁም ደግሞ ኳስ መጫወት ለሚያዝናናኝ እሱን የምሰራበት ጊዜ ለራሴ እረፍት የማገኝበት ጊዜ ስለሆነ ከአስር ሰዓት እስከ አስራ ሁለት ሰዓት ያሉትን ቀናቶች የቀኑን ሰአቶች እወዳቸዋለሁ ማለት ነው።

ምን ያህል ጊዜ መጽሐፍ ታነባለህ ለሚለው ጥያቄ? ብዙ ጊዜ ተማሪ ስለሆንኩኝ ዩኒቨርሲቲ ተማሪ ብዙ ጊዜ ለመጽሐፎች ጊዜ ላላገኝ እችላለሁ። ግን ባገኘኸው በጣም አጋጣሚ በሙላ መጽሐፎችን ለማንበብ እሞክራለሁ። ግን ትርፍ ጊዜ ሲኖረኝ ነው እንጂ በየጊዜው ፈተናም ሌሎችም ትምህርቶች ስለሚኖሩኝ ጊዜ ስለማይኖረኝ። ብዙ ጊዜ አላነብም ግን ባገኘሁት አጋጣሚ በሙላ ለማንበብ እሞክራለሁ። ማለት ነው

ነገሮችን በስርዓት ታስቀምጣለህ ለሚለው ጥያቄ? አዎ ነገሮችን በስነ ስርዓት ነው የማስቀምጠው። ነገሮችን ለምንድነው በስነ ስርዓት የማስቀምጥባቸው ምክንያቶች? አንደኛ ያስቀመጥኩበት ቦታ እንዲጠፋኝና በሚያስፈልጉኝ ጊዜ ደግሞ እንዳላጣቸው ስለምፈራ በስነ ስርዓት መቀመጥ ባለባቸው ቦታ አስተካክዬ እና በስርዓቱ ነው የማስቀምጠው ማለት ነው። ሌላ ሰዎች ራሱ ያስቀመጥኩበትን ቦታ አበላሽተው ከጠበቁኝ በጣም ልናደድ እችላለሁ። ምክንያቱም ያስቀመጥኩትን ነገር በሚያስፈልገኝ ጊዜ ማጣት ስለማልፈልግ ማለት ነው። ስለዚህ በዚህ ምክንያት ነገሮችን በስነ ስርዓት አስቀምጣለሁ ማለት ነው።

ውሃ ማምጣት ታውቃለህ ለሚለው ጥያቄ አዎ ውሃ ማምጣት አቃለሁ። ለቤተሰቦቼም ሆነ ለራሴም ውሃ ማምጣት ባለብኝ ጊዜ ሄጄ ስለማመጣ ማለትም። አሁን በዚህ ጊዜ ከእኔ በታች ታናሽ ያለችው አንድ ነች እና እሷ ደሞ ብዙ ጊዜ ትምህርት ቤት ስለሆነ ምትሄደው። ለአባቴም ሆነ ለታላላቆቼ ውሃ ማመጣው እኔ ስለሆንኩኝ። እንዲሁም ደሞ በሚጠማኝ ጊዜ ደሞ ማንንም ማዘዝ ስለማልችል ተነስቼ ውሃ ማመጣው እኔ ስለሆንኩኝ አዎ ውሃ ማምጣት ትችላለህ ማለት ነው።

ማንቂያ ሰዓት ትጠቀማለህ? ለሚለው አዎ ማንቂያ ሰዓት እጠቀማለሁ ምክንያቱም ብዙ ጊዜ ሳጠና ላመሽ ስለምችል ጠዋት መነሳት ስለሚከብደኝ ብዙ ጊዜ የማንቂያ ሰአቶችን አብርቼ ነው የምተኛው ማለት ነው። ጠዋት እንዳላረፍድ ለትምህርትም ስለሚጠቅመኝ ግዴታ እሱን መሙላት አለብኝ ማለት ነው። ስለዚህ አዎ የማንቂያ ሰአቶችን እጠቀማለሁ ማለት ነው።

ትንኞች በአካባቢዎ አሉ ወይ? ለሚለው ጥያቄ ወደ እኛ አካባቢ ብዙ ጊዜ ቅዝቃዜ ስለሚሆን ብዙ ትንኞች የሉም ግን በእኛ አካባቢ ሊያስቸግር የሚችል እንስሳ ብለን ካሰብን እንትን ቢምቢ ነው የሚሆነው ትንንሽ የሆኑ እንስሳዎች ማለት ነው ትንኞች ቢንቢ ነው የሚኖረው እንጂ ወደ እኛ አካባቢ ቀዝቃዛ ስለሆነ አይኖርም ብዙ ትንኞች ማለት ነው።

በቡድን መስራት ትወዳለህ? ለሚለው ጥያቄ አዎ! በቡድን መስራት እወዳለሁ። ብዙ ጊዜ ብዙ አሳይመንቶች ወይም ፕሮጀክቶች ሲሰጡን በአንድ ላይ በግሩፕ ወይም በቡድን ሆነን ነው የምንሰራው። ማለትም ብዙ ጊዜ በቡድን በምንሰራበት ጊዜ፤ አንዱ ሀሳብ ሲኖረው ለአንዱ በማገዝ ወይም ደግሞ የገባውን ነገር በማስረዳት ጠቃሚ የሆነ ነገርን መስራት እንችላለን ማለት ነው። እንዲሁም ደግሞ፣ አንዱ የአንዱ ሀሳብ ለአንዱ ካልገባው፤ በደንብ ማስረዳት የምንችልበት ነው። እንዲሁም ደግሞ በሚያስተምርበት ጊዜ አስተማሪው፤ ያልተረዳነው ነገር ካለ አንዱ ደግሞ ተረድቶ ከሆነ፤ አንዱን ማስረዳት ይችላል ማለት ነው። ስለዚህ በቡድን መስራት፣ አዎ በጣም እወዳለሁ።

ጥራት ያለው ስራ ማቅረብ ትችላለህ ለሚለው? አዎ ጥራት ያለው ስራ ማቅረብ እችላለሁ ምክንያቱም አሁን እንደተናገርኩት የዩኒቨርሲቲ ታማሪ እንደመሆኔ የምንሰራው ስራ ማስጠናት ነው ብያለሁ ስለዚህ አንደኛ ለማስጠናትም ስገባ ተፈትኜ ስለሆነ የገባሁትኝ ሙሉ ለሙሉ የማስጠናበት ድርጅት እምነት አለው። ከዛም ደግሞ ተጨማሪ ደግሞ በየጊዜው የማስጠናበት ድርጅት ወላጆቹን በማናገር ምን ያህል ጥራት ያለው ስራ እንደምሰራ ይጠይቃሉ ማለት ነው። ስለዚህም በሚጠይቁበት ጊዜ ወላጆች ብዙ ጊዜ በደስታ ጥሩ ስራ እየሰራው እንደሆነ ለድርጅቶቹ ይነግሯቸዋል ማለት ነው። ስለዚህ አዎ ጥራት ያለው ስራ ማቅረብ እችላለሁ ማለት ነው።

ጭንቀት ሲሰማህ ምን ታደርጋለህ የሚለው ጥያቄ? ብዙ ጊዜ የምጨነቅበት ቦታ ላይ ላለመገኘት እሞክራለሁ በጣም ደግሞ የሚያስጨንቀኝ ቦታ ላይ ከሆንኩኝ ከቻልኩኝ ከተጨነቅኩበት ቦታ ተነስቼ ለመሄድ እሞክራለሁ። ግን ደግሞ የማይሆንልኝ ከሆነ ግን እራሴን ላለማስጨነቅ ሌላ ሀሳቦችን ለማሰብ እሞክራለሁ ወይ ደግሞ ሙዚቃዎችን ለማዳመጥ እሞክራለሁ። እሱም እማይሰራልኝ ከሆነ ደግሞ በቂ እረፍት ለማግኘት እሞክራለሁ ለመተኛት እሞክራለሁ ማለት ነው። ስለዚህ ጭንቀት ሲሰማኝ ወይ መተኛት ነው። ወይ ደግሞ ሙዚቃ ማዳመጥ ነው ወይ ደግሞ ከሌለሁበት ቦታ ተነስቶ ወክም ሊሆን ይችላል። ወይ ደግሞ የተለያዩ ስራዎችን መስራት ሊሆን ይችላል። ብቻ ጭንቅላቴን እሱን ሀሳብ እንዳያስብ የሚያደርጉ ነገሮችን አደርጋለሁ ማለት ነው።

ምትወደው መተግበሪያ ምንድነው ለሚለው ጥያቄ? እኔ ብዙ ጊዜ የምወደው መተግበሪያ እንዲሁም ደግሞ ብዙ ጊዜ አዘውትሬ ምጠቀመው መተግበሪያ ዩትዩብ ነው። ዩቲዩብን ለምን ለምን እጠቀማለሁ? አንደኛ ተማሪም እንደመሆኔ የተለያዩ የትምህርታዊ ቪዲዮዎችን ለማየት እሞክራለሁ። እንዲሁም ደግሞ ሳጠና ያልገቡኝ ነገሮች ካሉ ከዛ ላይ የሚያስረዱ ቪዲዮዎችን ለማየት እሞክራለሁ ጥያቄዎችን ለመፈለግ እሞክራለሁ። እንዲሁም ደግሞ በጣም በሚደክመኝ ጊዜ ጭንቅላቴ ትንሽ እረፍት ሲያስፈልገው እዛው ዩትዩብ ላይ ሾርቶችን ለማየት እሞክራለሁ ማለት ነው። ስለዚህ የምወደው መተግበሪያ ዩትዩብ ነው ማለት ነው።

ዛሬ የመጀመሪያ ምግብህ ምን ነበር ለሚለው ጥያቄ? ይሄን ሰሞን እኛ ሀገር ውስጥ የገና በዓል ስለነበረ ጾምም እንደመፈታቱ በጠዋት ተነስቼ የበላሁት ዱለት። ክትፎና ዶሮ ነበረ። ስለዚህ ዛሬ የጠዋት ምግቤ የመጀመሪያ ምግቤ በጠዋት ተነስቼ የበላሁት እነዚህን ሶስቱን ማለት ነው።

የስራ አሰራሮችን ትከተላለህ ለሚለው ጥያቄ? አዎ የስራ አሰራሮችን ተከትዬ ነው የምሰራው። ለምንድነው እንደዛ የምሰራው? አንደኛ የምሰራውን ነገር በደንብ ተረድቼ መስራት ስለምፈልግ እንዲሁም ደግሞ የምሰራበት ስራ ላይ ውጤታማ ሆኜ መጨረስ ስለምፈልግ። መጀመሪያ አሰራሩ እንዴት እንደሆነ መረዳትና የምሰራው ነገር ላይ ውጤታማ መሆን ስለምፈልግ የስራ አሰራሮችን ተከትዬ ነው የምሰራው ማለት ነው።

በዚህ ቅዳሜና እሁድ ምን ታደርጋለህ? ለሚለው ጥያቄ በዚህ ቅዳሜና እሁድ በአሁኑ ቅዳሜ አጎቶቼ ጋር ድግስ ተዘጋጅቶ ስለሆነ መኪና በመግዛቱ ምክንያት ድግስ ስላዘጋጀ እዛ ሄጄ ድግስ እበላለሁ። ከዛ ግን በነጋታው ፈተና ስላለኝ ሰኞ ላይ እሁድ ቀን ቀኑን ሙሉ ላይብረሪ በመግባት አነባለሁ። እንደዛ ነው ቅዳሜና ሁዴን ማደርገው ማለት ነው።

በየትኛው ቀን ወደ ገበያ ትሄዳለህ? ለሚለው ጥያቄ ብዙ ጊዜ እኛ ሀገር ውስጥ ገበያ የሚዘጋጅበት ቀን ሀሙስና እሁድ ነው ሀሙስና እሁድ ብዙ ጊዜ ሰዎች እቃዎቻቸውን የሚሸጡትን ይዘው የሚወጡበት ቀን ስለሆነ በጣም ብዙ አማራጭም ስላለ ሰዎች ሀሙስና እሁድ ወደ ገበያ ይሄዳሉ ማለት ነው። ስለዚህ እኛም የምንሄደው ገበያ ሀሙስና እሁድ ነው ማለት ነው።

የምትመኘው ስራ ምንድነው? ለሚለው ጥያቄ ድሮም ከልጅነቴ ጀምሮ ፓይለት መሆን እፈልግ ነበረ። በጣም ብዙ ሰዎችም አጠገቤም ያሉ ሰዎችም ፓይለት ስለነበሩ። እነሱም እነሱም የሚመክሩኝ ምክር በጣም ፓይለትነትን እንድመኘው አድርጎኝ ነበረ። አሁንም ዩኒቨርሲቲም ገብቼ ፓይለትነትን የሚያደርገኝን ትምህርት እየተማርኩ ነው። ስለዚህ አሁንም ድረስ የምመኘው ስራ ፓይለትነት ነው ማለት ነው።

ልብስ ምን ያህል ታጥባለህ ለሚለው ጥያቄ? የዩንቨርሲቲ ተማሪም እንደመሆኔ ወደ ክፍል ስሄድ የምለብሰው ልብስ አለ ስተኛ ምለብሰው ልብስ አለ። ስለዚህ በጣም ብዙ ጊዝ በጣም ብዙ ልብስ በአንድ ጊዜ ስለማቆሽሽ በጣም ብዙ ልብሶች ስለሚጠራቀሙ ቢያንስ በሳምንት ውስጥ አንዴ አጥባለሁ ማለት ነው። ስለዚህ ምን ያህል ጊዜ ታጥባለህ? ለሚለው በሳምንት ውስጥ አንዴ አጥባለሁ ማለት ነው።

የስራ ጊዜ ገደብ ታስተካክላለህ? ለሚለው ጥያቄ እኔ በአሁኑ ጊዜ ተማሪ ስለሆንኩኝ የምሰራው ስራ ማስጠናት ስለሆነ የስራ ጊዜ ከትምህርቴ ጋር እንዳይጋጭ አድርጌ ማስተካከል አለብኝ ማለት ነው። ስለዚህ እኔ አሁን ባለውበት ጊዜ ከቀኑ ሁለት ሰዓት እስከ ዘጠኝ ተኩል ድረስ ብዙ ጊዜ ክፍለ ጊዜ ይኖረኛል፤ የት ትምህርት ማለት ነው። ስለዚህ ማስጠናት ሰዓት የማደርገው ከአስር ሰዓት እስከ አስራ ሁለት ሰዓት ባሉ ጊዜያቶች ነው የሚሆነው ማስጠናው ጊዜ ማለት ነው። ስለዚህ የስራ ጊዜ ገደቤን ከትምህርቴ ጋር እንዳይጋጭ አድርጌ ነው የማስተካክለው ማለት ነው።

ውችን እንዴት ታስተውቃለህ? ለሚለው ጥያቄ በጣም ብዙ ጊዜ ሰዎችን ሳስተዋውቅ፣ መጀመሪያ የምጀምረው፣ ስማቸውን በመናገር ነው። መጀመሪያ ስማቸውን ካስተዋወኩ በኃላ፣ ከዛ ተማሪም ከሆኑ የሚማሩትን ነገር እናገራለሁ። ካልሆኑም ደሞ ምን እንደሚሰሩ እናገራለሁ። ከዛ በኋላ ከእኔ ጋር ያላቸውን ግንኙነት እነግራቸውና ከዛ ሁሉቱ ማውራት የሚችሉበትን ሀሳብ እሰጣቸውና እንዲተዋወቁና እንዲነጋገሩ አደርጋለሁ ማለት ነው። ስለዚህ ሰዎችን፣ በዚህ አይነት መንገድ ነው ማስተዋውቀው ማለት ነው።

ቪዲዮ ጥሪ ታደርጋለህ ወይ ለሚለው ጥያቄ አዎ በጣም ብዙ ጊዜ የቪዲዮ ጥሪዎችን አደርጋለሁ። ድሮ የማውቃቸው አሁን ግን ወደ ሌላ ሀገር የሄዱ ብዙ ዘመዶች ስላሉኝ እነሱን ደግሞ የማገኝበት መንገድ ዋይፋይ ተጠቅሜ የቪዲዮ ጥሪ ማድረግ ነው። ስለዚህ ብዙ ጊዜ ውጪ ሀገር የሚኖሩ ዘመዶቼን የማገኘው በቪዲዮ ጥሪ ስለሆነ አዎ የቪዲዮ ጥሪ አደርጋለሁ ማለት ነው።

ዜና በመስመር ላይ ታነባለህ? ለሚለው ጥያቄ፤ አይ፣ ብዙ ጊዜ ዜናን የማገኘው ከሶሻል ሚዲያዎችና እንዲሁም ደግሞ፣ አባቴ ብዙ ጊዜ ቲቪ ላይ ዜናዎችን ስለሚያዳምጥ፤ በእንደዚህ አይነት ማንገድ ነው እንጂ አምብቤ አይደለም የማየው ማለት ነው፤ ብዙ ጊዜ በማዳመጥ ነው እንጂ የማንበብ አይነት ሰው አይደለሁም ማለት ነው፤ ስለዚህ ዜናም በመስመር ላይ አላነብም አዳምጣለሁ እንጂ።

በስራህ ላይ ችግሮች ትፈታለህ ለሚለው ጥያቄ? ብዙ ጊዜ በምሰራው ስራ ላይ ችግሮች አይፈጠሩም ግን ደግሞ ከተፈጠሩ ችግሮቹን ለመፍታትና ችግሮቹን ሀሳቦቹን ለመረዳት እሞክራለሁ ማለት ነው። የትኛውም ስራ ከችግር የነፃ ስራ የለም። ችግር ሁሉም ስራ ላይ ሊመጣ ይችላል። ግን ደግሞ እኛ ምንድነው ችግሮቹ ብለን ተረድተን ችግሮቹን መፍታት አለብን ማለት ነው። ስለዚህ አዎ በስራዬ ላይ ችግሮች ያጋጥሙኛል እነዚህን ችግሮች ግን በራሴ ለመፍታት እሞክራለሁ ማለት ነው።

እጅ የሚሰራ ስራ ታደርጋለህ? ለሚለው ጥያቄ በእጅ ስራ የሚሰራ ስራ የምሰራው ብዙ ጊዜ ቤት ውስጥ ነው። በእጅ ውስጥ በእጃችን የምንሰራው ስራ ለምሳሌ ምግብ ለመስራት እጃችንን ነው የምንጠቀመው የተለያዩ እቃ ማጠብ ሊሆን ይችላል የተለያዩ ስራዎችን ቤት ማጽዳት ሊሆን ይችላል፣ ቤት በማጸዳበት ጊዜ፣ በምጠርግበት በምወለውልበት ጊዜ እጄን ነው የምጠቀመው ማለት ነው። እንደዚህ አይነት ስራዎችን ካልሆነ በስተቀር ውጪ የሚሰሩ ስራዎችን ብዙ ጊዜ በእጄ አይደለም የምሰራው ግን ደግሞ እቤት ውስጥ ያሉ ስራዎችን ግን በእጄ ነው የምሰራው ማለት ነው ስለዚህ አዎ የቤት ውስጥ የሚሰሩ ስራዎችን በእጅ ነው የምሰራው ማለት ነው።

በስራ ቦታ ጓደኛ አለህ ወይ ለሚለው ጥያቄ? ብዙ ጊዜ እኔ የምሰራው ስራ ማስጠናት ስለሆነ ተማሪም እንደመሆኔ የምሰራው ስራ ማስጠናት ስለሆነ ብዙ ጊዜ የማውቃቸው ሰዎች በዛ ስራ ውስጥ ወላጆቹንና የማስጠናበት ሰዎች ወላጆች እና እንዲሁም ደግሞ ተማሪዎቹን ነው እንጂ ሌላ ተጨማሪ ሰው የማገኝበትና የማውቅበት አማራጮች ስለማይኖሩ ብዙ ጊዜ ጓደኞች አይኖሩኝም ማለት ነው። በስራ ቦታ ስለዚህ አዎ በስራ ቦታ ምንም አይነት ጓደኞቼ የሉኝም ማለት ነው።

ዶቄ መፍጨት ታውቃለህ ወይ? ለሚለው ጥያቄ ብዙ ጊዜ እኛ ከተማ አካባቢ የምንኖር ሰዎች፤ ማሽንም በመጠቀም ስለሆነ ምንፈጨው፤ በጣም ዘመናዊ በሆነ መንገድ ስለሆነ የምንፈጨው ዱቄ ተጠቅመን አናውቅም፤ ስለዚህ በዶቄ መፍጨት አላውቅም ማለት ነው።

"ፀሀይ ስትጠልቅ መመልከት ትወልዳለህ ወይ?" ለሚለው ጥያቄ ብዙ ጊዜ ፀሀይ ስትጠልቅ ማየት አዎ በጣም የሚያዝናናኝ ነገር ነው። በጣም በተለይ ደግሞ ከፍታ አካባቢ ላይ ሆኖ ፀሀይ ስትጠልቅ ማየት በጣም በጣም ደስ የሚል ነገር ስለሆነ አዎ ፀሀይ ስትጠልቅ መመልከት በጣም እወዳለሁ። ብዙ ሀሳቦችን እንዳስብና በጣም ተፈጥሮን እንዳደንቅ የሚያደርጉኝ ነገሮች መካከል አንዱ ነው ማለት ነው።

ላፕቶፕ አለህ ወይ ለሚለው ጥያቄ? አዎ ላፕቶፕ አለኝ ላፕቶፔን ብዙ ጊዜ ለትምህርት ነገሮች ነው የምጠቀመው አሳይመንቶች ትምህርቶችም ደግሞ ለማጥናት ስፈልግ። ብዙ ጊዜ ስልክን ተጠቅመን ለማጥናት ስንሞክር አይን ስለሚያሳምም ላፕቶፔን በመጠቀም ነው የማነበው ማለት ነው። እንዲሁም ደግሞ ኢንተርኔት ጋር በማገናኘት ብዙ አሳይመንቶችና ፕሮጀክቱ ሲሰጡኝ በላፕቶፔ ነው የምሰራው ማለት ነው። ስለዚህ አዎ ላፕቶፕ አለኝ ማለት ነው።

ስማርት ፎን ትጠቀማለህ ለሚለው ጥያቄ አሁን ሁሉም ሰው ማለት ይቻላል። ስማርት ፎን እጁ ላይ አለ ማለትም ህይወትን የሚያቀልበት መንገድ ነው ማለት ነው። ምክንያቱም ስማርት ፎን ስላለን ነው አሁን ሰዎችን በጣም ሩቅ ያሉ ሰዎችን በቀላሉ መንገድ እንደ ድሮ ዘመን ደብዳቤ ምናምን ጠብቆ ሳይሆን በቀላሉ መንገድ መገናኘት ምንችልበትም ነው። እንዲሁም ደግሞ ስራዎቻችንን ቀለል ባለ መንገድ የምንሰራበትም መንገድ ነው። ህይወትን በአጭሩ ያቀለልን ስሞል ስማርት ፎን ስለሆነ። ሁሉም ሰው ማለት ይቻላል ስማርት ፎን አለው ማለት ነው። አሁን ስለዚህ አዎ እኔም ስማርት ፎን አለኝ። ትምህርትም ተማሪም እንደመሆኔ ስማርት ፎን ለትምህርቴም እንዲሁም ደግሞ ለህይወቴም በጣም አስፈላጊ እና ጠቃሚ ነገር ስለሆነ። አዎ ስማርት ፎን እጠቀማለሁ አለኝ አዎ

የምትወደው ስፖርት ምንድነው? ለሚለው እኔ የምወደው ስፖርት ቅርጫት ኳስ ነው። ከድሮም ትምህርት ቤት የነበርኩኝ የሚያዝናናኝ። የስፖርት አይነት ቅርጫት ኳስ ነው እንዲሁም ደግሞ። ቲቪም ላይ ሳይ የሚያስደስተኝ የስፖርት አይነት ቅርጫት ኳስ ስለነበረ። በጣም ለቅርጫት ኳስ ያለኝ ፍቅር የበዛ ስለሆነ ከሁሉም አብልጬ የምወደው ስፖርት ቅጣት ኳስ ነው ማለት ነው።

በመስኮት ጎን መቀመጥ ትወዳለህ ለሚለው ጥያቄ? አዎ በመስኮት ጎን መቀመጥ እወዳለሁ ለምንድነው የምወደው? አንደኛ ወደ ውጪ ያለውን ነገር ለመመልከት ይጠቅመኛል። ሁለተኛ ደግሞ ንፋስም አየርም የሚገባበት መንገድ ስለሆነ ብዙ ጊዜ በመስኮት ጎን ያለውን ቦታ ነው የምጠቀመው። ወይም ደግሞ የምመርጠው ማለት ነው። ስለዚህ አዎ በመስኮት ጎን መቀመጥ አዎ እወዳለሁ።

መታጠብ ትወዳለህ? ለሚለው ጥያቄ ብዙ ጊዜ የበላሁበትን ሳህን ስለማጥብ ማጠብ አልወድም። ግን ግዴታ ደግሞ የበላሁበትን ነገር ማጠብ ስላለብኝ ብዙ ጊዜ ሳህን አጥባለሁ። ግን የሳህኖችን ማጠብ አልወድም ማለት ነው።

እህል መፍጨት ታውቃለህ ለሚለው ጥያቄ እኛ ቤት ውስጥ ብዙ ጊዜ እናቴ ስለሆነች እህል ምታስፈጨው እኔ አስፈጭቼ ስለማላውቅ እህል ማስፈጨት አላውቅም ማለት ነው። እናቴ ለእሱን እሱን ስራዎች ስለምትሰራ እኔ እንደዚህ አይነት ስራዎች ላይ ስለማልተሳተፍ እህል መፍጨት አላውቅም ማለት ነው።

መንዳት ትችላለህ ለሚለው ጥያቄ እስካሁን መኪና መንዳት አልተለማመድኩም ግን መኪና መንዳት በጣም የምፈልገው ነገር ነው። መንዳት ብችል ደስ ይለኝ ነበረ። ግን ከዚህ በፊት ለመንዳት የምፈልግበት ጊዜ ላይ መታወቂያ ማውጣት ስላልቻልኩኝ በዛ ምክንያት መንጃ ፍቃድ ማውጣት አልቻልኩም። ነበረ መንጃ ፍቃድ ደግሞ ካላወጣው መንጃት አልችልም ማለት ነው። ስለዚህ በዚህ በዚህ ምክንያቶች መኪና መንዳት አልቻልኩም ነበረ። ግን አሁን አማራጩና ጊዜውን ካገኘሁኝ መንዳት ብለማመድ ደስ ይለኛል። ግን ለጊዜው መንዳት አልችልም ማለት ነው።